ቀልድ መናገር እወዳለሁ። ግን ቀላጅ እምባል ሰው አደለሁም ማለት ቀልድም እዋጣልኝ አይደለሁምና። አብዛኛው ሰው ተፈጥሮ ቀልድ ይዋጣለታል ደስ ይላል ለሰዎችም ሲናገረው ያስደስታል ያስቃልና። እኔ ግን አዳዛ አይነት ነገር አይደለሁም እወዳለሁ ግን ቀልድ ለሌሎች እሚጥምልኝ ወይም ደሞ እሚጣፍጥልኝ አይደለሁም እና። ቀልድ መናገር ባልችልም ግን እወዳለሁኝ። ያው ጥያቄው እሚለው ቀልድ መናገር ትወዳለህ? ወይ ስለሆነ። መናገር እወዳለሁ ወይ ግን ያን ያክል ለህብረተሰቡ ሳቢና አስደሳች ላይሆን ስለሚችል። ብዙ ጊዜ አላቀርብም ግን እወዳለሁኝ ቀልድ ቀልድ እወዳለሁኝ

አዎ የቀን መቁጠሪያ እጠቀማለሁኝ። ምክንያቱም እንደ ኢትዮጵያ የተለያዩ በዓላቶች አሉ በተለያዩ ሃይማኖቶች አሉ በኦርቶዶክስ በሙስሊም በካቶሊክ እንዲሁም ደግሞ በዋቂ ፈታ የሚባሉ የተለያዩ በዓላቶች ስላሉ እነዚህ በዓላቶች መቼ ላይ ናቸው? ለስራ አመች ናቸው ወይ ወይስ ስራም አይገባባቸውም ይገባባቸዋል የሚለውን ጠቅለል አድርጌ ለማወቅ። የቀን ማቁጣሪያ እጠቀማለሁ ስልኬም ላይ አለኝ የቀን ማቁጣሪያ ዳውንሎድ አድርጌ አስቀምጫለሁ። ቤቲም ላይ በየአመቱ የሚታተሙ የቀን መቁጠሪያዎች ስላሉ እነሱን ቼክ አድርጌ አይቼ ነው የምመጣው። እና የቀን መቁጠሪያ እጠቀማለሁኝ አስፈላጊ ናቸው። በትክክል ወራቶችን ቀናቶችን መቼ ላይ እንደሚውሉ ስለሚያሳውቀኝ ማለት ነው። የተለያዩ የልደትም የክርስትናም የተለያዩ እኛ የምናደርጋቸው አንዳንድ ሃይማኖታዊ ነገሮች ወይም ደግሞ ባህላዊ ነገሮች። ስለሚኖሩ እነሱን መቼ እንደሚውሉና አረንጅ ቀድሞ ነገሮችን ለማስተካከል ይጠቅመኛል ብዬ ስለማስብ የቀን መቁጠር እጠቀማለው

ብዙ ሰነዶች አላዘጋጅም። ይሄ ነው ምለው ብዙ ሰነድ የለኝም። ማለት በግልም በህብረተሰቡም ወይም ደግሞ በጽህፈት ቤትም ይሄ ነው የምለው ሰነድ አላዘጋጅም። እንደሚታወቀው ሰነድ ብዙ መረጃ የሚይዝ ነው። እኛ ግን ያው ሰነዶችን በስልክ አድርገን ወዲያው ፎርዋርድ ወይም ደግሞ መላክ ስለሆነ። የትምህርትም ቢሆኑ ዶክመንቶች ወይም መጽሐፍቶች የተለያዩ በሲዲ እና በፍላሽ ወይም ደግሞ በሃርድ ኮፒ ስለሆነ ያሉን። ይሄን ያክል ሰነድ ነው ማለት አልችልም። ስለዚህ ሰነድ ብዙም አላዘጋጅም አልጠቀም

በእግር በአሁኑ ሌቭሌ አሁን ባለሁበት ሁኔታዬ አስራአምስት ኪሎሜትር መሄድ እችላለሁ ከዜም በላይ ከአስራአምስትም እስከ ሀያአምስት ኪሎሜትር መጎዝ እችላለሁኝ። ምናልባት በ በአስራ ስምንት አካባቢ እድሜ ባለውበት ጊዜ ግን። ወደ ስልሳ ኪሎ ሜትር በግሬ ተጉዠ አውቃለሁኝ ቀን ሙሉ ማለት ነው። ቀን ሙሉ ማለት ለአስርሳአታት ያለ እረፍት ተጉዣለሁኝ። እና የእግር ጉዞ ልምዱ አለኝ። አሁን ግን ምናልባት ከተማ ስንሆን የተለያዩ ስራዎች ላይ ጫናውም ስላለ መቀመጡ ስለበዛ እንቅስቃሴም ስለሌለ ብዙ ጊዜ። ሃያ ኪሎ ሜትር ማክሲመም ሃያ ኪሎ ሜትር በግሬ እጎዛለሁኝ። ምናልባት ግን ቀጣይነት ላይኖረው ይችላል አንድ ቀን ከሆነ ግን ሃያ ኪሎ ሜትር እጓዛለሁኝ። ያው በቂ መጠነኛ ነው ብዬ እገምታለሁኝ። እና ያን ያክል በጣምም ተጓዥም አይደለሁም ግን አማካኝ የሆነ ተጓዥ እግረኛ ነኝ ማለት ነው።

ላፕቶፕ የለኝም ምክንያቱም ያው በጣም አሁን በጣም ውድ ሆኗል ላፕቶፕ እና አሁን ደግሞ ቴክኖሎጂው ወደ ስማርት ስልኮች ስለመጣ ብዙም አይደለም ብዙ ጥቅም እንዳለው ላፕቶፕ አውቃለሁኝ ግን አሁን ባለሁበት ሁኔታ ግን ምንም የሚጠቅመኝ ነገር ስለሌለን ቤትም ውስጥ የምሰራው ነገር የለኝም መስሪያ ቤትም የራሱ ኮምፒውተር ስላለን ምንም ላፕቶፕ አያስፈልገኝም እና ላፕቶፕ አሁን በአሁኑ ጊዜ የለኝም አልጠቀምም። ጥቅሙን ግን አውቃለሁኝ በጣም አመች ነው ለመስራት እና አሁን ግን ትምህርትም ምንም ስለሌለኝ በትርፍ ሰዓቴም አሁን የምማረው ነገር ስለሌለ አያስፈልገኝም እና ያው ለዛም ነው ላፕቶፕ ያላስፈለገኝ።

እጅ መጨባበት እወዳለሁኝ። ማህበረሰባችን አካባቢያችን ያሉ ህብረተሰቦች በአጠቃላይ ወይም ደግሞ እንደ ኢትዮጵያ ባህል እና ወግ ስርዓት ሰላምታ የሚሰጠው በእጅ በመጨባበጥ ነውና ሁሌ ማንኛውም ሰው ሲገናኝ በእጅ ይጨባበጣል ሰላም ይባባላል። ካልሆነ ደግሞ ወደ ሌላ ነገር ስለሚተረጎም ባህላችን ወጋችን ስለሆነ ማህበረሰቡም የለመደው ስለሆነ በእጅ ተጨባብጠን ነው ሰላምታ የምንቀያየረውና። ወሳኝና አስፈላጊ የሰላምታ አይነት ነው በእጅ መጨባበጥ። ስለዚህ እኔ የማውቃቸውን የምወዳቸውንም የማከብራቸውን ሰዎች በእጄ ሰላምታ ሰጥቼ በእጄ ተጨባብጬ ነው ሰላም የምንባባለው